አዎ መንዳት እወዳለሁ ብዬ ልጀምር ያው መንዳት ስለምወድ ነው። ያው ለብዙ ጊዜ ከብዙ ጊዜ ቆይታ በፊት ነው ነገሩ የመንጃ ፍቃድ ያወጣሁት እና መንጃ መንዳት በጣም ስለምወድ ነው የመንጃ ፍቃድ ያወጣሁት። ከዛ ያው ይገርማል ነገር ግን ያው መኪና አልገዛውም ግን ያው መንዳት እወዳለሁ። ያው መንዳት መውደድ ብቻ መቼስ መኪና መሆን አይችልም አይደል ስለዚህ ያው መንዳት እወዳለሁ ቆንጆ መኪና መንዳት ነው የምወደው። እንደገና ደግሞ አንዳንድ ጊዜ ያው መንዳት ስለወደድክ ብቻ መንዳት የለብህም ከመንዳት ጋር የተያዙ ነገሮች ልንገርክ እና በአሁን ሰዓት በጣም የትራፊካ አደጋ የበዛ ያለው ያው መንዳት በሚወዱ ነገር ግን በአግባቡ በማይችሉ ሰዎች ነው። የትራፊክ አደጋ እየደረሰ ያለው ነገር ግን እኛ ሀገር ደግሞ በጣም ይሄ በጣም እየባሰ ያለ ነገር ነው። ምክንያቱም መንዳት ስለወደድክ ብቻ መንዳት የለብህም መቼስ አይደል ስለዚህ ያው መንዳት መውደድ ብቻ ሳይሆን በአግባቡ በደንብ ተለማምዶ የመንገድ ህጎችን የመንዳት የመንዳት ደግሞ ስርዓቶችን በደንብ አድርጎ ካወቁ ብቻ ነው መቼስ መንዳት። አግባብ ያለው ነገር የሚሆነው ስለዚህ ያው ትናዳለህ ነገር ግን በአግባቡ ሰውን ህይወት አደጋ ላይ በማይጥል መልኩ መሆን አለበት በአሁን ሰዓት በጣም የትራፊክ አደጋ እየበዛ ነው ብዙ አይነት የመኪና አይነቶች አሉ። ስለዚህ የሰው ህይወት ነው ይዘህ የምትጓዘው እና ይሄን በደንብ አድርገህ ማወቅ አለብህ። አለበለዚያ የሰው ህይወት ልትቀጥፍ ትችላለህ። መንዳት መውደድ ሳይሆን በአግባቡ መንዳት የመንዳት ህጎችን አውቆ መንዳት የሚለው ላይ እኔ በጣም አተኩራለሁ። ስለዚህ ሰዎች ምንም ሆነ ምንም መንዳት ስለወደዱ ሳይሆን የመንዳት ህጎችን ያውቃሉ ወይ በደንብ ማሽከርከር ይችላሉ ወይ ምን አይነት መኪና ነው የመኪናውን ባህሪ አውቃለሁ ወይ የሚለውን ነገር በደንብ ማወቅ አለባቸው። ሌላኛው ስትነዳ የራስህን ነገር ምን አይነት ኮንዲሽን ላይ ነው ያለሁት ሰው ይዘህ ስለምትሄድ ራስህን ነፍስህን ውድ ነፍስህን ነው። ይዘህ የምትሄደው ስለዚህ ይሄን ነገር በደንብ አድርገህ ምን አይነት ኮንዲሽን ለይ ነው ያለሁት ደስተኛ ነኝ ያለውበት ኮንዲሽን ለመንዳት ጥሩ ነገር ነው። ጠጥቻለሁ አልጠጣም የሚለውን ነገር አልኮል ጠጥቻለሁ አልጠጣም የምለውን ነገር በደንብ አድርገው ማወቅ አለባቸው ሰው መኪና መኪና ሲይዝ ማለት ነው። ስለዚህ መኪና በጣም በጣም በጣም ሙያና አቴንሽን የሚፈልግ ነገር ነው ሌላኛው ስለ መኪና ቢያንስ ትንሽ ነገር ማወቅ አለባቸው እኮ ጎማ መቀየር ማወቅ አለባቸው እንደገና ደግሞ ጎማ መቀየር ማወቅ አለባቸው ትንሽ ቴክኒካሉ የሆኑ ነገሮች አንዳንድ ነገሮችን ደግሞ ማወቅ አለባቸው። ብቻ መኪና ስለወደደና መኪና ስላለው ብቻ ሲምፕሊ አንስቶ ወስዶ መንዳት አግባብ የሆነ ነገር አይደለም ደግሞም ትክክልም አይደለም። ስለዚህ ይሄንን አውቆ አንድ ሰው ስለ መኪና ምን አውቃለሁ ከመንዳቴ በፊት አንዳንድ ስለ መኪና የማውቃቸው ነገር አለ ወይ ብሎ በደንብ አድርጎ ማሰብ አለበት። መጀመሪያ ወይም ደግሞ መማር አለበት ራሱን መጠየቅ አለበት። አይደል እንዴ ስለዚህ እነዚህ ነገሮች ሳያሟላ አንድ ሰው መኪና መያዝ የለበትም። መኪና መንዳት እወዳለው ነገር ግን ብዙ ነገሮች ማወቅ አለብኝ። ሌላ ደግሞ መኪና ሊኖረኝ ይገባል መኪና ለመውደድ እና ለመንት ለመንዳት ስለዚህ አሁን ነገሩ መኪና የለኝም ነገር ግን ያው መኪና ሲኖረኝ ግን ብዙ ነገሮችን አሟልቼ በጣም ጥሩ ሹፌር ለመሆን እጥራለሁ ደግሞ እፈልጋለሁ። ሌላኛው በአሁን ሰዓት የሰው የሰው ህይወትን እየቀጠፈ ያለ የመኪና አደጋ ነው ይህ ሰው ህይወትን እየቀጠፈ ያለ መኪና አደጋ ነው። ስለዚህ የመኪና አደጋን ደግሞ ለመቀነስ ትክክለኛ እውቀት ያለው ሹፌር ያስፈልጋል። ትግስት ያለውና እውቀት ያለው ሹፌር ያስፈልጋል። መኪና በትግስት ነው የሚነዳው ትግስት ከሌለህ መኪና ባትነዳ ነው የሚሻለው። ምክንያቱም በጣም በጣም ከባድ ነው መኪና ይዞ ስፔሻሊ ሰው ጭና የምትሄድ ከሆነ ራስህንም ህይወት አደጋ ላይ ጥለህ የሌሎችም ሰዎችም አደጋ ላይ ጥለህ ነው መጥፎ ነገር። የምትተወው እና ይሄ ነገር በጣም ማሰብ አለብን ሰዎች ሲነዱ ባግባቡ መሆን አለበት። ይሄን ደግሞ ማንም

ዋና ሀላፊነቶቼ ያው በውጭና በቤት ውስጥ ተብሎ ይከፈላሉ። በቤት ውስጥ ያለኝ ሀላፊነት አንደኛ የቤቱን የገቢ ምንጭ ማምጣት ነው ልክ እንደ ባለቤቴ እኔም የገቢ ምንጭ ማምጣት አለብኝ። ሁለተኛ ልጆችም ምግባቸውን ልብሳቸውን በተመለከተ ይሄንን ሁሉ ሀላፊነት ወስጄ የምሰራው እኔ ነኝ። በሰአቱ ልብሳቸውን በሰአቱ ልብሳቸውን ማልበስ እንደገና ደግሞ በሰአቱ ልብሳቸውንም መታጠቡን ወይም ደግሞ ማጠብ። ጫማቸውን ፀጉራቸውን ይሄ ሁሉ ሀላፊነት ምግባቸውም ዛሬ ምን ይበላሉ ነገሳ የሳምንቱ ምግብ ምንድነው? የሚሉትን ወደ ትምህርት ቤት የሚቋጠረውን ይሄን ይሄን ሁሉ ልጆቹን በተመለከተ ሀላፊነት ያለብኝ እኔ ነኝ። ሌላኛው ሀላፊነቴ የቤት ጽዳት ነው። ጽዳትን በተመለከተ ቤት ግቢ ማጽዳት ደጅ ማጽዳት እነዚህ እነዚህ ነገሮች ሁሉ ደግሞ በእኔ ላይ ነው የወደቁት። እነዚህ የጽዳትና የልጆች ጽዳትን በተመለከተ በጠቅላላ እኔን የሚመለከት ነገር ነው እና የኔ ሀላፊነት ናቸው ማለት ነው። ሌላኛው ሀላፊነቴ ያው እንግዲህ በውጪ ነው በስራ ቦታ እና በምሰራበት ቦታ ጋር ያለውን ነገር ማኔጅ የማደርገው ወይም ደግሞ ምቆጣጠረው እኔ ነኝ። ስለዚህ ያው ማለት ሰራተኞችን መቆጣጠር የሰንዛተኞች ደሞዝ መክፈል እንደገና የቤት ኪራይ መክፈል እንደዚህ አይነት ነገሮች ሁሉ የኔ በጣም ዋና ዋና ብዬ የምላቸው ስራዎቼ ናቸው። ወይም ደግሞ ሀላፊነቶቼ ናቸው። ስለዚህ ሀላፊነትን ደግሞ መወጣት የግድ ስለሆነ ሁል ጊዜ ራሴ ታትሬ በሌሊት በመነሳት ሁሉንም ነገር በማቀናጀት እንዲበቃ ያለን ገቢ ከወጪያችን ጋር እንዲመጣጠን። እና እንደገና ደግሞ ወጪያችንን ለመ ለመቀነስ ምን ማድረግ አለብን? ራሳችን የቤቱን ስራ መስራት ሰራተኛ ሳንቀጥር የቤቱን ስራ መስራት በአሁን ሰዓት ሰራተኛ ቀጥሮ ምን ብሎ መስራትና ወጪውን ራስ በራስ እንትን ማለት በጣም ከባድ ነገር ሆኖብናል። ምክንያቱም ያው ወጪ ስታወጣ ብዙ ነገሮች እንትን ይሉብሃል ይበላሹብሃል ምናምን እና ይሄ ይሄ ሁሉ ማኔጅ የማደርገው እኔ ነኝ። ልጆቼን በተመለከተ ደግሞ ልጆቼን ማስጠናት ልጆቼን አስጠንቼ ደግሞ ይሄ አሁን ልጆቹ መያዛቸውን አለመያዛቸውን ማረጋገጥ። ለልጆች ጥያቄ ማውጣት እና ጥያቄውን እንዲሰሩ ማድረግ ያልሰሩት ያልገባቸው ነገር ካለ ደግሞ እነሱ መጠየቅ እና እንዲህ እንዲጠይቁኝ በር መክፈት ያስፈልጋል። ሁሉ ሁሉ የማደርገው እኔ ነኝና በጣም ብዙ ዋና ዋና ሀላፊነቶች ነው ያሉብን እነዚህ መሰረታዊ የሚባሉ የቤት ውስጥ አለፊነቶች ናቸው ስለዚህ እነዚህን በራሴ በማድረግ ልጆቼን ቤተሰቦቼን አግዛለሁ። ይሄንን በማረጌ ደግሞ በጣም ደስ ይለኛል። ልጆቼም ደግሞ በመጎበዛቸው ጉብዝና ጎበዝ ከሆኑልኝ ያው ወደፊት ደግሞ እኔም በልጆቼ እንዳልቸገር በልጆቼ እንዳላዘን የሚሆን ይመስለኛል። ለዛ ነው አሁን እንደዚህ ስራዎቼን የምሰራው። አለበለዚያ ነገ ካል ዛሬ ካለፋክ ነገ ያው በልጆችህ ታለቅሳለህ በቤተሰብህ ልታለቅስ ትችላለህ ልታዝን ትችላለህ። ልትጎዳ ትችላለህ ስለዚህ እነዚህን ነገሮች ሁሉ ለመቅረፍ ዛሬ በወጣትነትህ መስራት ማገልገል ህይወትን ለመቀየር መሞከር መቻል አለብህ። እና ይሄ ሁሉን ነገር የማደርገው ለዛ ነው። ህይወትን ደግሞ ለመቀየር ከባድ ነገር እንዳይሆንብህ። ዛሬ መስራት አለብህ ስራህን ከሰራህ ካገለገልክ ነገ በርጅና ዘመን ልጆችህም ይጦሩሃል። እንደገና ደግሞ አሁን ያፈራኸውን ንብረትም አንተን ይጦርሃልና አመሰግናለሁ። በጣም ጥሩ ፕሮግራም ነው እንደውም የመናገር ችሎታዬን ሁሉ እያዳበርኩበት ነው። እና ይሄን ፕሮግራም ይቀጥል እላለሁ ሁል ጊዜ በዚህ መንገድ ስራ ከሰራን ተጠቃሚ እንሆናለን ብዬ አስባለሁ። ኤአይንም እያሰለጠንን እኛም ደግሞ በተ በተዘዋዋሪ ሌሎች አዳዲስ ቃሎች እየፈለግን በተጨማሪ እንትን እንላለን ስለዚህ የወደ ዋናው ነገር ስመጣለህ ዋና ዋና ሀሳቤ ይሄ ነው። በቃ በጣም ብዙ ስራ ነው ያለብኝ። በጧት ተነስቼ ነው ለሊት ነው የምነሳው አስራ አንድ ሰዓት ተነስቼ ነው ለሊት የምነሳው። ስራ የምሰራው ማለቴ ነው። ይሄን ሁሉ ስሰራ ያው የነገን አስቤ ተስፋ አድርጌ ነው። ተስፋ ያለው ሰው ስራ ይሰራል። ስራዎቼና ዋናዋና ሀላፊነቶቼ ደግሞ እነዚህ ናቸው

አንቴ ለራሴ ጠፍቶብኛል ያወራሁት መጨባበጥ ትወዳለህ ብለህ ላልከኝ አዎ መጨባበጥ እወዳለሁ። አዎ ባህላችን ስለሆነ መጨባበጥ እወዳለሁ ብዙ ጊዜ እኛ ሰላምታ ምንለዋወጠው በመጨባበጥ ነው አይደል እንዴ ነገር ግን ያው መጨባበጥ ብዙም የሚመከር ባህል አይደለም የሚወደድም ነገር አይደለም ምክንያቱም ያው በመጨባበጥ የሚመጡ በጣም ብዙ በሽታዎች አሉ ተላላፊ በሽታዎች አሉ። እና በጣም ደግሞ ማሰልቺ ነው ነገር ግን እኛ እንደ በኋላ አድርገነው ያው ተጨባብጠን እንጨባበጣለን ተጨባብጠን ነው ሰላምታችን የምንገላለጸው። ስለዚህ ስለዚህ እንጨባበጣለን ያው ስለምንወደው ነው የምናደርገው ከሰዎች ጋር ሰላምታ ስንለዋወጥ በዚህ መንገድ ነው የምንለዋወጠው እና ያው እንግዲህ ያው ጥሩ ባህል ባይሆንም ተጨባብጠን ሰላም እንባባላለን ያለንም ነገር እንገላለጻለን ጥሩ ባህል አይደለም። ብለናል ግን ያው ምን ታደርገዋለህ መጨባበጥ ያለነው እኛ ሀገር ላይ ማለት ሰላምታችን በመጨባበጥ ነው። ሌላ ነገር ያው ስሜቶቻችንን የምንገላለጸው በዚህ መንገድ ነው በመጨባበጥ አለውልህ አለሁልሽ የምንባባለው በዛ ነው። ያን አንድ ጊዜ ኮሮና በመጣ ጊዜ ግን ይሄ ነገር ምን ያህል አደገኛ እንደነበረ ምን ያህል መጥፎ ባህል እንደነበረ አይቻለሁ ምክንያቱም በመጨባበጣችን የተነሳ በጣም ብዙ ሰው ሲያልቅ አይቻለሁ። በጣም ብዙ ሰው ህይወቱ ተቀጥፏል በመሳሳም በመጨባበጥ በዚሁ በሰላምታና ንክኪ ምን ያህል ከባድ እንደነበረና አንድ በጣም መጥፎ ወረርሽኝ ቢመጣ ሰዎችን በቀላሉ እንዴት አድርጎ እንደሚ ለበሽታ እንደሚያጋልጥ አይቻለሁ። ስለዚህ በተቻለን መጠን ባንነካካ ሰላምታ በመጨባበጥ ባንገላለጽ ጥሩ ነው። ያው እኛ ብዙ ጊዜ እጃችን የምንጨባበጠው ለሰላምታ ሲሆን ነው ሰላምታ ለመሰጣጣት እጃችንን እንጨባበጣለን እንሳሳማለን ሶ በዚህ መንገድ ነው እኛ ሰላምታችን የምንገላለጸው ነገር ግን እኔ የተረዳሁት ነገር ቢኖር እንደዚህ አይነት የሰላምታ አይነት አንድ ነገር ቢመጣ ምን ያህል ጎጂ እንደሆነ አይቻለሁ። ስለዚህ ይሄን ጉዳት ከመጣብን ደግሞ ቢቀርም ምንም ማለት እንዳልሆነ ማወቅ ቢቀር ጥሩ ነው። ምክንያቱም ሰላምታ ለሞትም ምያደርስ ከሆነ ምንም ባታደርገው ነው የሚሻለው ስለዚህ በዚህ መንገድ ራሳችንን መጥፎ አደጋ ላይ ባንጥል ደስ ይለኛል። ግን እኛ እንደ ባህል አድርገን ኮሮና ከጠፋ በኋላ እንኳን እስካሁን ድረስ ያው በመጨባበጥ ነው ራሳችንን ሰላምታችንን የምንገላለጸው ስለዚህ ያው ሆኖም ቀረ ህይወታችንን አደጋ ላይ በማይጥል መንገድ ሰላምታ ብንለዋወጥ በጣም ጥሩ ነው። እላለሁ ያው ግን የማይተው ነገር ደግሞ የለም እንዳልኩህ የማትተው ነገር የለም ምክንያቱም በህይወትህ ከመጣ የማይተው ነገር የለም። ለምሳሌ በኮሮና ጊዜ መጨባበጥ ለህይወት በጣም መጥፎ እንደሆነ ህይወታችን ሊቀጥፍ እንደሚችል ስለተነገረን በአንድ ጊዜ እንኳን መጨባበጥ ቀርቶ አይደለም ከቤት ራሱ መውጣት አቁመን ነበር አይደል እንዴ ስለዚህ መጨባበጥ ህይወትን የሚቀጥፍ ከሆነ ያው ትተወዋለህ ማለት ነው። ነገር ግን ያው እኛ ኮሮና ከጠፋ በኋላ ወደ ድሮ ነገራችን ተመልሰናል እንጨባበጣለን ሰላምታችንን የምንገላለጸው በዛው መንገድ ነው። ስለዚህ ያው እንግዲህ ህብረተሰባችንን ገጽሰን መክረን ወደነበረበት ወይም ደግሞ እንዳይጨባበጥ ማድረግ አልቻልንም ምክንያቱም እኛ መጨባበጥ ልክ እንደ ትልቅ ነገር ስለምንቆጥር ህይወታችን ጋር የተያያዘ ነገር ስለሆነ መጨባበጥ እስካሁን ልንተው አልቻልንም። እኔም ደግሞ ያው ሰዎችን ስጨበጥ አይዞህ እንደማለትም ነው እና እንደዛም ሳረግ ደስታ ይሰማኛል። ደግሞም ምንም አይነት ነገር መጥፎ ነገር ያረኩ አይሰማኝም ምክንያቱም የለመድኩት ያደግኩበት የኖርኩበት ስለሆነ ብዙ ቅሬታ የለኝም። በመጨባበጥ ብዙ ስሜቶቼን እገልጻለሁ። እና ግን ጎጂ መሆኑን ግን አውቃለሁ በዚህ በተመሳሳይ ሁኔታ ጎጂ ነው ሰውን ስትጨብጥ ሰውየው ምን እንደነካ አታውቅም? እጁ ላይ ምን እንዳለ ምን የምታውቀው ነገር የለም? የኖ ስንት ነገር ስንት በሽታ ይነካል ለምሳሌ ትራንስ ይሄ የተላላፊ በሽታዎች በትንፋሽ በምናምን ሳይሆን በንኪኪ የሚተላለፉ በሽታዎች ለምሳሌ በጣም ከባድ ነው። ሰዎችን ስትጨብጥ በጣም ከባድ ይሆንብሃል ስለዚህ ሰዎችን ባትጨብጥ ጥሩ ነው እላለሁ። አመሰግናለሁ

ገመድ መጠቀም ታውቃለህ ብለህ ለጠየከኝ ጥያቄ አዎ ገመድ መጠቀም አውቃለሁ ገመድን ለብዙ ነገር እጠቀምበታለሁ። ገመድን የምጠቀመው አንደኛ ለመዝለያ ነው ስዘል ክብደት ለመቀነስ ወይም ደግሞ አንዳንድ ብዙ ጊዜ ክብደት ለመቀነስ ነው የምጠቀምበት። ስለዚህ ክብደት ለመቀነስ ገመድ ዘላለሁኝ ሌላ የምጠቀምበት ገመድ እምጠቀመው ልብስ ለማስጣት ገመድን እንዘረጋና ልብስ እናሰጣለን ለዛ እጠቀምበታለሁ። ሌላ ደግሞ ገመድ የምጠቀመው አንዳንድ ነገሮችን ለማሰር ከብት ለማሰር እንደገና ደግሞ አንዳንድ ጊዜ ያው ለብዙ ነገር ይጠቅማል ከብቶች ውሾች ምናምን ለማሰሪያ ይጠቅማል። ገመድ ሌላው ደግሞ ለኤሌክትሪክ ለመዘርጋትም ደግሞ ገመድ እንጠቀማለን ከአንድ ቦታ ወደ ሌላ ቦታ ኤሌክትሪክ ገመዶችን እንጠቀማለን። እና ብቻ ለብዙ ነገር ያገለግላል። ገመድ እንጠቀማለን እና ይሄንን እናደርጋለን ነገር ግን ያው ያው ብዙም ገመድ ትጠቀማለህ አዎ ገመድ እጠቀማለሁ ነገር ግን ያው ብዙም ያው የምንጠቀማቸው ነገሮች ለዚህ ለዚህ ነው። ብዙ ጊዜ ያው ስፖርት ለመስራት ነው የምጠቀመው ስፖርት ለመስራት። ገመድ እዘላለሁ ገመድ ደግሞ ስትዘል በቀላሉ ሙሉ ሰውነትህ ፋት ለማቃጠል ስለሚጠቅምክ ገመድ መዝለል በጣም ጥሩ ነው። ስለዚህ ዋንኛው ለህይወት አስፈላጊ የሆነ ነገር ነው። ገመድ ስትዘል አንደኛ ሰውነትን ትቀንሳለህ እንደገና ብዙ ካርቦ ሃይድሬት ብዙ ፋት ታቃጥላለህ ሙሉ ሰውነትህ እንዲሰራ ያደርጋል እና ገመድ በጣም ጥሩ ነው። መዝለል በመሰረቱ ምክንያቱም ገመድ በምትዘልበት ጊዜ የተወሰነ ቦታ ብቻ አይደለም ስፖርት የሚሰራው ሙሉ ሰውነትህ ሙሉ ሰውነትህ ስፖርት ታሰራለህ ሙሉ ሰውነትህም እንቅስቃሴ ውስጥ ስለሚሆን ገመድ መዝለል ለእንትን በጣም ጥሩ ነው። ስለዚህ ገመድ እዘላለሁ በዚህ በዚሁ ደግሞ ያው ገመድን እጠቀማለሁ ማለት ነው። ሌላኛው ለአንዳንድ ለኤሌክትሪክ ዝርጋታ ምናምን ገመድ እጠቀማለሁ ለምሳሌ ከአንድ ቤት ወደ ሌላ ቤት ገመን እንትን ኤሌክትሪክ ገመድ በመጠቀም ኤሌክትሪክ ከአንድ ቤት ወደ አንድ ቤት በገመዱ የኤሌክትሪክ ዝርጋታ አደርጋለሁ በኤሌክትሪክ ገመድ ማለት ነው። ሌላኛው ገመድ የምጠቀመው አንዳንድ ነገሮች ለማሰር ለምሳሌ ከብት ለማሰር ፍየል ምናምን ስንገዛ እነሱን ለማሰር ገመድ እንጠቀማለን። እንደገና ራሱ ፍየሉን ካረድን በኋላ ለማንጠልጠል ገመድ እንጠቀማለን እጠቀማለሁ አንዳንዴ ደግሞ ያው ከብት ለማሰርም እንጠቀምበታለን። ማዳበሪያ ምናምን ለማሰር ገመድ እንጠቀማለን ብቻ ብዙ ጥቅም አለው። በህይወት ማለት በ በቀን በቀን ውሎ ውስጥ ገመድ ልትጠቀም ትችላለህ ስለዚህ ያው ከሰው ልጆች ጋር የተቆራኘ ነገር ነው ገመድ ብዙ ጊዜ ይጠቀማል። ምክንያቱም የሚታሰር ምን ይባል የሚንጠለጠል ምናምን ነገር ብዙ ጊዜ ያው በገመድ ነው የሚሰራው እና። ገመድ እንጠቀማለን ገመድ የምጠቀመው ደግሞ ለእንደዚህ አይነት ጉዳይ ለዚህ ለዚህ አይነት ጉዳይ እጠቀማለሁ ስለዚህ። ያው ገመድ በአጭሩ አንደኛ ሰውነት ለመቀነስ ነው ሁለተኛ አንዳንድ ነገሮች ለማሰር ነው ሌላኛው የኤሌክትሪክ ገመድ ለመዘርጋት ነው። በቃ ይሄንን ነገር እንጠቀማለን። ሌላኛው የ

የምትመኘው የእረፍት ጊዜ ምንድነው? አልከኝ ያው የምመኘው የእረፍት ጊዜ ክረምት ላይ ያለ የእረፍት ጊዜ ነው። ደስ የሚለኝ ምክንያቱም ክረምት ላይ እንደምታቀው ዝናብ አለ ጭቃ አለ ምን አለ እና እሱ እሱ ነገር በጣም ብዙ ስለማልወደው ያው እኛ ብዙ ጊዜ እንትናችን ማለት ሀገራችን በጣም ጸሀይማ ስለሆነ የክረምት ጊዜያችን በጣም ዝናባማና ጭቃ ምናምን ያለው ጊዜ ስለሆነ በዛ ጊዜ የክረምት የእረፍት ጊዜ በጣም ደስ ይለኛል። እና በዛ ጊዜ ደግሞ አካባቢው በጣም ለምለም ይሆናል። እና ዝናባማ ጊዜ ስለሆነ እቤት ተቀምጬ ያንን ነገር ማጣጣም ነው ደስ የሚለኝ። ይገርምሃል እና በክረምት ጊዜ ራሴን ማዳመጥ እንደገና ደግሞ ያው ዝናቡ ምናምን ስላለ ዝናቡን ምናምን ከልጆቼ ጋር የልጆቼ ቤት ይሆናሉ የክረምት ጊዜያቸውን የትምህርት ቤት ሰዓት ስለሚዘጋ ያው ትምህርት ቤት ስለሚዘጋ በዛ ጊዜ እቤት ሆነን በቆሎ እየጠበስን እንደገና ደግሞ ንፍሮ ምናምን እየበላን የተቀቀለ ድንች ምናምን እየበላን ከቤተሰቦቻችን ጋር ቁጭ ብለን የምናሳልፈው ጊዜ ልጆች ያው ቤተክርስ እቤት ስለሚሆኑ ደስ ይላል። በቃ ቤት ውስጥ ነው ያሉት የእነሱም የእረፍት ጊዜ ነው። እና በዛ ሰዓት እኔም ጠብቄ ልጆቼ የእረፍት ጊዜ ሲወጡ በዛ ሰዓት ነው እኔም የእረፍት ጊዜ የሚሆነው ስለዚህ የዛን ጊዜ ከልጆቼ ጋር ኢንጆይ ማድረግ ደስ ይለኛል። እነሱ ከእነሱ ጋር እንጫወታለን ልጆቹን እረፍት በሚያደርጉበት ሰዓት ያው ፊልም እናያለን። የሀገርኛ ፊልሞችን እናያለን እንደገና ደግሞ አንዳንድ ቦታ እንሄዳለን። የልጆች መጫወቻ ቦታ ላይ እንሄዳለን እንዝናናለን ስለዚህ ይሄ ሁሉ ስላለ የእረፍት ጊዜያችን መሆን እንዲሆን የምንፈልገው በክረምት የወቅት ነው። ያው በክረምት ወቅት ለስራ አይመችም ለግብርና ብቻ ነው ስለዚህ ያንን ምክንያት በማድረግ ያንን ምክንያት በማድረግ በክረምት ሰዓት እንትን የእረፍት ሰአታችንን ማድረግ ደስ ይለናል። በጣም ነው የምወደው የዛን ጊዜ ደግሞ የእረፍት ሰአታችንን አንድ ላይ አንድ ላይ አንድ ላይ ስንሆን በጣም ደስ ይለናል ስለዚህ ከልጆቼ ጋር አንድ ላይ ጊዜ አሳልፋለሁ። የተለያየ ፕሮግራም እንሄዳለን የቤተሰብ ፕሮግራም ይኖረናል የቤተሰብ ፕሮግራም ይኖረናል ከቤተሰቦቻችን ጋር ጊዜ እናሳልፋለን። ይሄ ሁሉ ነገር ስላለ የክረምት ጊዜ በጣም ነው ደስ የሚለኝ። እና አንድ ወር ያህል ነው የክረምት ጊዜያችን የዛን ጊዜ ብዙ ነገር እናሳልፋለን ከቤተሰቦቻችን ጋር ያው የኛ ስለ ክረምት ደግሞ ትንሽ ልንገርህ ክረምትም የሚሆነው ከሰኔ ሀምሌ ሰኔና ሀምሌ ነው። ስለዚህ የዛን ጊዜ የእረፍት የእረፍት ጊዜያችን እናደርጋለን የክረምት ወቅት ነው ሀገራችን ላይ ዘር የሚዘራበት ምን የሚልበት እና ገበሬ የሚያርስበት ሰዓት ነው። ስለዚህ የዛን ጊዜ ነው እኛ ማረፍ የምንፈልገው ስለዚህ በዛ ጊዜ ውስጥ እረፍት ሰዓቴ ቢሆን በጣም ደስ ይለኛል። ከልጆቼ ጋም ከቤተሰቦቼ ጋ እየተዟዟርን ዘመድ እንጠይቃለን አያቶቻችን ጋር እንሄዳለን እናት አባቶቻችን ጋር እንሄዳለን የገጠር ዘመዶቻችን ጋ እንሄዳለን እሸት ይደርሳል እሸት እንበላለን። በጣም በቃ የጥጋብ ጊዜ ነው እና ያ ያን ስለሆነ በጣም ደስ ይለኛል በጣም ነው የምወደው የዛን ጊዜ የክረምት ጊዜ ለቫኬሽን ወይም ደግሞ ለእረፍት ሰዓት በጣም የምወደው ሰዓት ነው። ስለዚህ በዛ ጊዜ ውስጥ ደግሞ በጣም ብዙ ነገር ነው የምማረው ሀሳቤን ምናምን ከበተለያዩ ዘመዶቼ ጋ እገናኛለሁ አንድ ወር ጊዜየን በደንብ አድርጌ ነው የማጣጥመው። ከብቶች እናልባለን ፈረስ እንጋልባለን እና በጣም ነው የሚገርምህ ብዙ የማንለማመዳቸው ነገሮች የሉ ወጣ ያሉ ተራራ እንወጣለን። በጣም ብዙ ነገር ነው የምናረገው ገጠር እንሄድና መስክ ላይ እንጋልባለን ፈረስ ፈረስ እንጋልባለን ስለዚህ እነዚህ እነዚህን ነገሮች ልምምዶች ስለምናረግ በጣም ደስ ይለናል። እና የክረምት ወቅት በጣም ነው የምወደው በዛ ጊዜ ደግሞ የእረፍት ሰአቴን የማድረግ በጣም እወዳለሁ። ስለዚህ ይሄን ጥያቄም ስለጠየከኝ እና ስላስታወስከኝም ደግሞ በጣም አመሰግናለሁ ቴንኪው ለማለት እፈልጋለሁ። እና ለሌላ ጊዜ ደግሞ የምንሄድበትን ቦታ እና

እሺ የምወደው ከተማ ይገርመሃል ናዝሬት የሚባል፣ ወይም ደግሞ አዳማ የምትባል ከተማ የምኖርባትን ከተማ ነው፣ የምወዳት በጣም የምታምር ከተማ ናት። ለምንድነው የምወዳት ብትለኝ በጣም ጠበብ ያለች ከተማ ናት ነገር ግን ሁሉ ነገር ያሟላች እንደገና ደግሞ በጣም አየሯ በጣም ደስ የሚል በጣም ያልሞቀ በጣም ያልቀዘቀዘ ወይን አደጋ ባትለውም ግን ያው ትንሽ ከወይን አደጋ እንትን ያለ ነው እና በጣም የምወዳት ከተማ እሷ ናት። እና ስላደግኩበትም ወይም ደግሞ ወጣትነቴን ስላሳለፍኩበት ነው ይመስለኛል በጣም እወደዋለሁ የተማርኩት እዛ ነው እዚሁ ከተማ ውስጥ ነው። ጋላዲዮስ የሚባል ትምህርት ቤት ነው የተማርነው እና እና በቃ ማታ ማታ ድሮ ወክ እንወጣለን። ማለት በእግራችን እንራመዳለን በእግራችን እየሄድን ከአንደኛ መንገድም የሚባል አለ ፎቆቹ በጣም ረዣዥም ያልሆኑና አጠር አጠር ያሉ ፎቆች ናቸው እነሱ ደግሞ በጣም ደስ ይላሉ። አሁን ደግሞ በጣም አሳምሯታል አዲሱ መሪያችን አሳምሯታል ሰፋፊ መንገዶች አሏት እና በቃ ዘመናዊ ከተማ ሆናለች አሁን መብራቶቿ ምኑዋ፣ በጣም ነው የሚያምረው ሰው በጣም ተገባቢ ነው የሰው ስብእና በጣም ይገርምሃል በትንሽ ብር የምትኖርበት ከተማ ነው። ትንሽዬ ነገር አንድ ብር ብትይዝ በአንድ ብር የሚገዛ ነገር የማታጣበት ነው። ያ እንደ ብር የሆነ ነገር ልትገዛ ትችላለህ በትንሽ ብር በትንሽ በር ብዙ ነገር ትገዛለህ የደሃ ከተማ ናት እና በጣም ነው የምወዳት ሰው በጣም ተግባቢ ነው ለምሳሌ አንተ አንድ ነገር ከሰራ፣ ሌላኛው የሆነ ነገር ይሰራል፣ ከዛ እንድ ላይ አደባለቆ ምሳህን ቁርስህን መብላት ትችላለህ። ሰው በስማም በጣም የሚገርም ህዝብ ያለበት ናት እና በሩን ዘግቶ የሚኖር ሰው አይደለም እና ያንተ ችግር የነሱ ችግር ነው፣ ያንተ ጥሩ ነገር ሰርግ ቢኖር ምን ቢኖር አብንድላይ ደግ ሰው ገንዘብ አዋጥተው ወጪ እንጋራ ብለው። ምን ብለው እና በጣም የሚገርም ህዝብ ነውና ህዝቡም ደስ ይለኛል ከተማዋ ደግሞ ያው የህዝቡ ውጤት አይደለች እንደዛ ነው። በጣም ነው የምወዳት ከተማውንም እወደዋለሁ፣ ህዝቡንም እወደዋለሁ፣ በጣም ደስ ይለኛል እና ያው በጣም ማህበራዊ ኑሮ ደስ የሚልበት ከተማ ነው። ማህበራዊ ኑሮ አንተ አንድ እንትን ከደረሰብህ ወይም ደግሞ ለቅሶ ከደረሰብህ ሀዘን ከደረሰብህ ሀዘንን ከአንድ ላይ አዝነው፣ ችግርህን ተካፍለው ነውና በጣም በጣም በጣም ጥሩ ከተማ ናት ነገሩ እንደ ሀገርም እንደዚህ አይነት ነገሮች አሉ ነገር ግን እዚህ ከተማ ላይ ደግሞ በጣም በጣም ይብሳል እና ለዛ እወደዋለሁ። ሌላ ደግሞ በደስታ ጊዜ ሰርግ ቢኖርህ የሰርግህን ደግሰው ምን ብለው ከሳምንት በፊት መጥተው፣ ጨፍረው፣ አይዞ ብለው፣ ምን ብለውክ ነው፣ የሚሄዱት። እንደገና ስራ ያግዙካል ምን ይላሉ፣ ገንዘብ ወይ መዋጫ አድርገው ሰርግህን አብረው ይደግስሃሉ እና በቃ ብቻ ጉርብትና ማለት ምን ማለት እንደሆነ ሌላኛው ጭንቅ የሚባል ነገር አያውቁም መጨናነቅ ምናምን የለም በቃ አቦ ረሃ ሆኖ መኖር ነው ነው። የሚልክ ስለዚህ ረሃ ሆነ የምትኖርበት ሀገር ነው ደስ የሚል ጭንቀት የሌለበት እዚህን ሀገር ነው በጣም ደግሞ ዲሲፕሊን ስነ ስርዓት የበዛበትም አይደለም አንተ እንደዚህ አይደለም፣ እንደዚህ አትሁን፣ ምናምን እንደዚህ አታውራ፣ እንደዚህ አትብላ፣ ምናምን የሚባል ነገር የለም በቃ በፈለከው መንገድ አንተ ትኖራለህ ስለዚህ ያንተን መንገድ የሚከተል ራሱ ባይኖር የሚቃወም። የለም ስለዚህ ደስ የሚል ከተማ ነው ሰው በጣም ደስ ይላል እንደገና ደግሞ መጥፎ ነገርም ካለ ከማህበረሰቡ ጋር ደግሞ የወጣ ነገርም ካለ በዛው ልክ በቃ የሚያደርጉ ነገር አይ እንትን አይልም በቃ ምክንያቱም ከማህበረሰቡ ያፈነገጠ ምን ያህል ማህበረሰቡም ባህል የነካ፣ ያጎደፈ፣ ያንቋሸሸ ሁሉ በማህበረሱ በዛው ይቀጣል ማለት ነው። ስለዚህ በዚህች በናዝሬት ከተማ ውስጥ በጣም በጣም ብዙ ነገር አለ። እንደገና ደግሞ ሌላኛው ደግሞ የፍቅር ከተማ ናት። በእውነት በቃ ፍቅረኛሞች በጣም በቃ አንድ ላይ ሆነው የሚዝናኑባት ሀገር ናት ብዙ ስብሰባ ይደረግባታል የኦሮሚያ ዋና ከተማ ስለሆነች ብዙ ስብሰባ ይደረግባታል የንግድ ከተማ ናት ከጅቡቲ ከሀረር ከከተለያየ የሀገራችን አቅጣጫዎች መጥተው እንትን የሚያራግፉት እዚሁን ናዝሬት ከተማ ላይ ነውና ሸቀጣቸው ሚያራግፉት በቃ የንግስ ሰው ረሃ ሆኖ ነው የሚኖረው ደስ ብሎት

አዎ በስልክ ገንዘብ እልካለሁ ትክክለኛ ጥያቄ ነው የጠየከኝ በአሁን ሰዓት ገንዘብ በስልክ ነው የምንላላከው በተለያዩ ባንኮች በስልክ ገንዘብ ከአንዱ ከአንድ ቦታ ወደ ሌላ ቦታ እንልካለን። ይሄ ደግሞ ይገርምሃል በጣም በጣም ህይወታችንን ቀላል አድርጎታልና በስልክ ገንዘብ በጣም ብዙ ጊዜ እገዛለሁ መላክ ብቻ ሳይሆን በስልክ እልካለሁ በስልክ እገዛለሁ በስልክ በመጠቀም ብዙ ነገር ነው የማደርገው ገንዘብ ድሮ ከባንክ ቤት ሄደን አውጥተን ከዛ እንደገና ገንዘብ ለመላክም ስንፈልግ ገንዘብ ባንክ ቤት ሄደንነው እንደገና የምንልከው ነገር ግን በአሁን ሰዓት በጣም በጣም ተቀይሯል በጣም ተቀይሯል ምክንያቱም ከቤት ከሆነክ ገንዘብ ከአንድ ቦታ ወደ ሌላ ቦታ ከአንድ ከአንድ ሰው ወደ ሌላ ሰው መላክ ትችላለህ የከፈለከው የብር መጠን ያህል ስለዚህ ህይወትን በጣም ቀላል እንዲሆን አድርጎታል ምክንያቱም ከቤትህ ሆነህ ገንዘብ መላክ ከቻልክ፤ ከቤት ሆነክ እቃ መግዛት ከቻልክ ይህንን የመሰለ ደስ የሚል ነገር የለም እና በስልኬ ገንዘብ እልካለሁ፤ ደግሞ መላክም ብቻ ሳይሆን ገንዘብም እቀበላለሁ በስልኬ ስለዚህ በጣም ነው ደስ የሚለኝ። ይሄ ሲስተም በመምጣቱ ወይም ይሄ ስርዓት በመዘርጋቱ ቴክኖሎጂ መቼስ ምስጋና ይግባውና፤ የማያደርገው ነገር የለም፤ የማያደርገው ነገር የለም ስለዚህ ይሄንን በጣም የማደንቀው ነገር ነው። ገንዘብን ከአንድ ቦታ ወደ ሌላ ቦታ በኤሌክትሮኒክስ አማካኝነት መላክ ስትችል እንዴት ምን አይነት እረፍት እንደሚሰማክ ምን አይነት እረፍት ምን አይነት እረፍት እንደሚሰማክ እና እኔም ደግሞ በጣም ነው የምወደው በጣም ነው የምወደው ምክንያቱም ፀሀይ ሳይመታ ምን ሳይል ከቦታ ቦታ ታክሲ ሳትጠብቅ በዛ ላይ ወጪ እንዴት እንደሚቀንስ፥ አንተ አንድ ባንክ ቤት ሄደህ ለመምጣት እኮ ስንት ብር ታወጣለህ እንደገና ደግሞ መንገድ ላይ የሚያጋጥምህ ነገር አይታወቅም ፀሀይ ሳይመታህ ወዲህ ሳትንገላታ ምን ሳትል ባለው አጋጣሚ በዚህ አጋጣሚ እቃ ትገዛለህ፤ ብር ትልካለህ፤ ብር እንዲላክልህ ታደርጋለህ፤ እና በጣም ብዙ ጥቅም ነው ያለው እና በጣም ትልልቅ ገንዘቦችን ጭምር ነው በዚህ በሞባይላችን አማካኝነት የምንልከውም፤ የምንቀበለውም በዚህ ደግሞ በጣም ደስተኛ ነኝ፤ እኔ በቃ ለህይወቴ የሚመች ነገር ሆኖልኛል እውነት ለመናገር ብዙ ጊዜ እቤት ውስጥ ሆኜ ነው ብር የምልከው፤ ሞባይልህን ተጠቅመህ ብዙ ነገር መላላክ ትችላለህ መቀበልም ትችላለህ። ስለዚህ በጣም ነው የምወደው ይሄ ሲስተም በመምጣቱ፤ ይሄ ስርዓት በመዘርጋቱ፤ በጣም ደስ ይለኛል እና ሌላ ደግሞ በዚሁ አጋጣሚ በሞባይልህ በጣም ብዙ ስራ መስራትም ደግሞ ትችላለህ፤ ገንዘብ መቀበል ብቻ ሳይሆን በጣም ብዙ ብዙ ማርኬት ብዙ ገበያዎች መገበያየት ትችላለህ፤ እንደገና ደግሞ ንብረትህን ማስተዋወቅ ትችላለህ በዛው ደግሞ በቲክቶክ እና በዩቲዩብ ደግሞ ገንዘብን መስራት ትችላለህ፤ ያንን እንተን ያልከውን ገንዘብ ደግሞ የሰራኸውን ገንዘብ ደግሞ እቃ ትገዛበታለህ፤ ትለዋወጥበታለህ፤ ለሰው ትልክበታለህ፤ ትታከምበታለህ ዩኖ በጣም ብዙ ነገር ብዙ ጥቅም ነው ያለው እና መላክና መቀበል ብቻ ሳይሆን፤ ይህ መተግበሪያ ካለክ በጣም ብዙ ነገር መስራት ትችላለህ። እና ሞባይልክ ገንዘብ ለመላክ እና ለመቀበል ብቻ ሳይሆን ዛሬ የሚያገለግልህ በቃ ባንክ በለው በቃ የፈለከውን ነገር ገዝተህ፤ ታክመክ፤ መክፈል ከቻልክ፤ ወዲህ ገንዘብ ትሰራበታለህ፤ ራሱ ደግሞ እንደ ገንዘብ ማምጫም ነው እኮ በመሰረቱ። ገንዘብ ራሱ እኮ ታመጣበታለህ፤ ገንዘብ ትሰራበታለህ፤ እኮ ልክ እንደ ወተት ተወርደህ እንደምሰራው ቤተ ቁጭ ብለህ ገንዘብ የምትሰራበት ነገር ነው ሞባይል ማለት እና ዛሬ በሞባይል ምንም አይሰራ፤ በስልክ ምንም ማይሰራ ነገር አለ፤ ምንም ማይሰራ ነገር የለም እና ይሄንን ስልክ የፈጠሩ ሰዎች እውነት ምስጋና ይገባቸውም ባይ ነኝ። እና በስልክ ደግሞ ወደፊት ደግሞ ምን እንደሚሰራ ምን ይዞ እንደሚመጣ ደግሞ አብረንም እምናየው ይሆናል ይሄ ግን እኔ በጣም በጣም እንደው በጣም ከሚያስደስተኝ ነገር መካከል የሞባይል ወይም ደግሞ የስልክ በሞባይል መልክ መምጣቱ በጣም ይገርመኛል። ገንዘብ መስሪያ ብቻ ሳይሆን ገንዘብ መላኪያ ብቻ ሳይሆን መስሪያም ጭምር እየሆነ ነው እና ይሄ ነገር ቴክኖሎጂ በጣም ነው

የስራ ምግባር ታከብራለህ ወይ? ብለይ ነው አይደል የጠየከኝ? አዎ የስራ ምግባር ካላከበርኩ ወይም ደግሞ የስራ ምግባርህን ካላከበርክ ራሱ ሰውነትህ በምን ይታወቃል? በጣም እኮ ከባድ ነው ይኸውልህ እኔ ስራ ምግባሬን የማከብረውም አንደኛ በሰአቴ በመገኘት ነው ስራዬ ላይ በሰአቴ በመገኘት የስራ ምግባሬን አከብራለው ወይ ሌላኛው የምሰራውን ስራ በጥራት በመስራት ደግሞ የስራ ምግባሬን አከብራለው የምትሰራው ስራ ጥራት ከሌለው እና በሰአት ገብተህ እንኳን የምትሰራው ስራ ጥራት ከሌለው በጣም ከባድ ነው ማለቴ ምንም የስራ ምግባር አካበርክ የሚያስብል ነገር የለም። ምክንያቱም አንደኛ ሰዓት ታከብራለህ እውነት ለመናገር ሰዓትህን በሰአት የምትገባ ከሆነ አንደኛ የመጀመሪያ የሰው ልጅ የስራ ምግባር በሰአቱ ስራው ላይ መገኘት ነው። ከዛ ቦኋላ ደግሞ ሁለተኛው ደግሞ ስራን በአግባቡና በጥራት መስራት ነው ስራ ላይ አለመለገም። እኔ ለምሳሌ አንድ ጊዜ የአንድ ሰሞን የአስተማሪ ነበርኩኝ የሂሳብ መምህርት ነበርኩኝ እና ሁል ጊዜ በሌሊት ተነስቼ ስራዬን ከጨራረስኩ ቦኋላ እንደገና መልሼ በሰአቱ ስራዬ ይገባ ነበር እና የዛን ጊዜ በስራዬ ላይ በሰአት ውስጥ ስገኝ መጀመሪያ የሚሰማኝ ስሜት ደስታ ነው። በቃ ዛሬ በሰአቱ ተገኝቻለሁ አል አና ደስታ ይሰማኛል በቃ። የቀኑን ሁሉ ውሎዬን እንዴት እንደሚያሳምረው አትጠይቀኝ በቃ በቃ ደስ ብሎኝ እውላለው በሰአቱ ነዋ የመጣሁት ከዛ ደግሞ በሰአቱ ስትመጣ በሰአቱ ክላስ ውስጥ ትገባለህ ክፍል ውስጥ ትገባለህ ልጆቹን በሰአቱ ታገኛለህ። የምታስተምረው ትምህርት ወይም ደግሞ የምትሰራው ስራም ደግሞ በጣም ደስ እያለ ትሰራለህ ስለዚህ የአንደኛና የመጀመሪያው ነገር በሰአቱ ስራ ላይ መገኘት ነው። ከዛ ሁለተኛው ነገር ደግሞ የምትሰራውን ስራ በጥራት መስራት ጡዋት በሰአቱ ለ ለፊርማ እንደምትገባ ሁሉ ከዛ ቦኋላ ደግሞ በሰአቱ ተገኝተክ የምሰራው ስራ ጥራት አለው ወይ? የሚለውን ነገር ደግሞ ያንተ መገምገም ያስፈልጋል ከዛ ቦኋላ ጥራት ያለው ስራ መስራት ያስፈልጋል ስራ ን ስትሰራ እውነት የመጨረሻ የሆነውን ላብህን አንጠፍጥፈህ መስራት አለብህ። እውነት ለመናገር ምክንያቱም የምትሰራው ስራ በጣም ጥራት ያለው ከሆነ አንተ ሁል ጊዜ ተፈላጊ ትሆናለህ ሁል ጊዜ ተፈላጊ ትሆናለህ ደግሞ የስራ ምግባርህ በትክክል ነው የተሰራው ማለት ነው። ወይም ደግሞ ምግባርህን ታከብራለህ ማለት ነው ሌላኛው መለገም ነው ያለምንም ለለገም ለምሳሌ በየሰአቱ ምክንያት እየፈጠርክ ለሻይ ልውጣ ለቡና ለምናምን እያልክ ምት ሰዓትን ከገባ ቦኋላ የምትገል ከሆነ ይሄ ደግሞ ሌላኛው የስራ ምግባር አለማክበር ነው። ስለዚህ እኔ በየሰአቱ ለሻይ ለቡና እያልኩኝ ሰአቴን በፍጹም አላባክርም ስለዚህ የተሰጠኝን ሰዓት በአግባቡ ሰርቼ በሰአቱ መውጣት ነው የምትፈልገው ሌላኛው የስራ ምግባር እኔ ደግሞ የማከብረው የስራ ምግባር ደግሞ በሰአቱ ከስራ ቦታ ላይ መውጣት ነው። ስራዬን ስራ ማጠናቀቅ የተሰጠኝን የእለቱን ስራ በአግባቡ ማጠናቀቅ አለብኝ በየተሰጠኝን የእለቱን ስራ በአግባቡ ካላጠናቀቅኩኝ የስራ ምግባሬን አሟልቻለሁ ማለት አልችልም። ስለዚህ እኔ መጀመሪያ ከስራ ከመውጣቴ በፊት በቀኑ ወይም በእለቱ የተሰጡኝን ስራዎች ጠናቅቄያለሁ ወይ የሚለውን እገመግማለሁ ከዛ ቦኋላ ደግሞ የስራ መውጫ ሰዓትን ደግሞ በአግባቡ ማክበር ነው ሰዓት ሳይደርስ ከስራ ማውጣት መሸራረፍ አስፈላጊ አይደለም። ስለዚህ የምሰራ ይሄንኛውን ስራ አከብራለው ወይ ስራ ሰዓት መውጫዎቼን አከብራለው ሌላው ከ ከስራ ምግባሮቼ መካከል ደግሞ ሌላኛው ምንድነው አለቆቼን ማክበር ነው። አለቆቼን በደንብ አድርጌ አከብራለው የሚሰጡኝን ስራ በአግባቡ እሰራለው በሰአቱ አስረክባለሁ የሚያዙኝን ነገሮች ሁሉ በስርዓቱና በአክብሮት አድርጌ ምላሽ እሰጣለው ለሚጠይቁኝ ጥያቄ በአግባቡ መልስ እሰጣለው አለበለዚያ አካባቢ የማታከብር ከሆነ አለቆችን የማታከብር ከሆነ ስራ ተበላሸ ማለት ነው አንተ በቀደድከው ሌሎች አለቆቻቸውን ላያከብሩ ይችላሉ ማለት ነው። ስለዚህ በተቻለኝ መጠን አለቆቼን በስነ ምግባር ነው የሚይዛቸው ማናገራቸው በስነ ምግባር በተሞላ ሁኔታ ነው። እና በዚህ ምክንያት ደግሞ እኔ በጣም ደስ ይለኛል አክብሮት አለኝ አዎ ሌላኛው የስራ ምግባር የምል

ቅርጫት አለህ ብለን ለጠየከኝ ጥያቄ አዎ ቅርጫት አለኝ ያው ቅርጫት በብዙ መንገድ ነው የሚሰራውና ቅርጫት የምትጠቀመው ለብዙ ነገር ነው። ለምሳሌ ለቆሻሻ ማጠራቀሚያ እንደገና ደግሞ ለቆሻሻ ልብስ ማጠራቀሚያ ቅርጫት እጠቀማለሁ። ፍራፍሬ ለማድረግ ቅርጫት እጠቀማለሁ በጣም ብዙ ቅርጫት ነው ያለው እና። እውነት ለመናገር በጣም ብዙ ቅርጫት እጠቀማለሁ ነገር ግን ያው ቅርጫት ክፍት የሆነ ነገር ስለሆነ ብዙ ጊዜ የምትጠቀምበት ምክንያት ለምን መሰለህ እንትኑን የምናስቀምጥበት ነገር እንዳይበላሽ ይረዳናል ክፍት ስለሆነ ማለት ነው። እንደገና ደግሞ ገበያም ደግሞ ይዘን ሄደን ከገበያ እቃ ሸቀጥ ምናምን እንገዛበታለን። አሁን ይገርምሃል እኛ ጋር ፌስታል ስለተከለከለ ፌስታል አንይዝም እምንይዘው ምንድን ነው በቅርጫት ነው። ይዘን ምንመጣው እ ፍራፍሬም ሆነ ምንም ሆነ እ ሽንኩርትም አትክልትም ቢሆን በቅርጫት ይዘን ምንመጣው እንጂ ፌስታል አንጠቀምም። ስለዚህ ይሄ ደግሞ በጣም ጥሩ አጋጣሚ ሆኖናል። ቅርጫቱን የምንሰራው ከ ምንድነው መሰለህ ከዚህ ከቀርካሃ ነው። ቀርካሃ ካወክ ከቀርካሃ እንሰራዋለን። ቀርካሃ ማለት የጠንካራ እንጨት እሱ ተሰነጣጥቆ ቅርጫት ይሰራል። ከዛ እሱ ቅርጫቱን ብዙ ነገር ለማምጣት እንጠቀምበታለን። በአጭሩ ቅርጫቱ የፌስታልን እንትን ተክቷል። በፌስታል ፋንታ አሁን እየተጠቀምን ያለነው ምንድነው? ቅርጫት ነው ሁሉንም ነገር ገዝተን እንመጣለን እቃችንን የገዛነውን ሰብስበን በሱም ሞልተን ይዘን እንመጣለን። ቁሻሻ እናደርግበታለን ቁሻሻ ማጠራቀሚያችን ነው። እንደገና ደግሞ ከቆሻሻ ማጠራቀም ደግሞ ፍራፍሬ እናስቀምጥበታለን። በጣም ብዙ ጥቅም አለውና ቅርጫት በጣም አሪፍ ነገር ነውና። እንዳልኩህ የሚሰራው ከቀርካሃ እንደገና ከሰሌን ከዘንባባ ከዘንባባ ቀጠል ይሄ ሁሉ በዚህ በዚህ አድርገን እንሰራለን። ስለዚህ በደንብ ነው የምንጠቀመው። ምክንያቱም አሁን በሀገራችን ፌስታል ስለተከለከለ ፌስታልን ተክቶ የሚሰራው ደግሞ ማነው? አሁን ቅርጫት ነው። በቅርጫት ከቦታ ቦታ እቃዎችን እናንቀሳቅሳለን ተሸክመን በቅርጫቱ ነው። በእቃ ላይም ለመጫን ወይም ደግሞ መኪና ላይም ጭነን ይዘንበት የምንሄደው ከቦታ ቦታ ምንድነው? ቅርጫት ነው። ስለዚህ በቅርጫት በደንብ እንጠቀማለን ግን በእውነት ነው የምልህ ቅርጫቱን በጣም ነው የወደድኩት። አሁን ምክንያቱም በቀላሉ የሚበሰብስ ነገር ነው። ከተፈጥሮአዊ ነገር ነው የሚሰራው። ስለዚህ አንደኛ ተፈጥሮአችንን ወይም ደግሞ አካባቢያችንን እንጠብቃለን። አሁን አሁን የሚገርምህ በፌስታል ብክልክል ብሎ ነበር አየሩ ተበኩሎ ነበረ። እንደገና መሬቱን ተበክሎ ነበር። አሁን ግን በቅርጫት ስለተተካ ቅርጫታችንን ቢያረጅ እንኳን ቅርጫቱ እንትን ይላል ታውቃለህ ቅርጫቱ ቢያረጅም ይበሰብሰብ ወደ አፈርነት ይቀየራል። ይሄንኛው ፌስታል ግን ወደ አፌርነት አይቀየርም። ምክንያቱም ፌስታሉ የሚሰራው ከፕላስቲክ ስለሆነ ነው። ስለዚህ ከፕላስቲክ የሚሰሩ ቅርጫቶች በጣም በጣም መጥፎ ናቸው። አንደኛ አይበሰብስም። እንደገና ደግሞ ለድጋሚም ለመጠቀም አይሆንም። ስለዚህ ሀገራችን ደግሞ ፌስታልን ወይም ደግሞ ፕላስቲክን ከጥቅም ውጪ እያደረገች ወይም ደግሞ ከስራ እያስወጣች ነው። ምክንያቱም ፌስታሉ መሬትን እየበከለ ስለሆነ በዛ ምክንያት ከስራ እያስወጣቻቸው ስለሆነ አሁን የምንጠቀመው ምንድነው ቅርጫት ነው። ቅርጫት ደግሞ በእኛው እጅ ነው የሚሰራው። በሰው እጅ ነው የሚሰራው በቀላሉ ነው የሚሰራው። ስለዚህ በዚህ ምክንያት ፌስታሉን ትተን ወደ ቅርጫቱ ዞረናልና ቅርጫቱ ደግሞ በጣም ጥሩ ነው። ከተፈጥሮአዊ ነገር ነው የሚሰራው። በሰዎች እጅ ነው የሚሰራው እና ይሄ ደግሞ ጥቅም አለው። ምንድነው ጥቅሙ መሰለህ? ብዙ ስራ አጦች ስራ ያአገኙበታል። ቅርጫቱን በመስራት ስራ አጦቹ መጠቀም ይችላሉ። እንደገና ደግሞ ሌላ ምንድነው? የአካባቢን አይበክልም። አካባቢን በማይበክል መልኩ ነው የሚሰራውና አካባቢን ስለማይበክል።

የምትወደው ስራ የምትመኘው ስራ ምንድነው? ያልከኝ የምመኘው ስራ ያው የራሴን ስራ መስራት ነው የምመኘው ከተቀጣሪነት ወጥቼ የራሴን ስራ መስራት እመኛለሁ። ብዙ ጊዜ ነገር ግን ያው የራስን ስራ ለመስራት የራስ ካፒታል ያስፈልጋል። በራስህ መጀመሪያ መስራት የምትችሉትን ነገሮች ማወቅ ያስፈልጋል። እኔ ያው በራሴ መስራት የምፈልገው ጥሩ የሆነ ትምህርት ቤት መክፈት እፈልጋለሁ። ቆንጆ ትምህርት ቤት ደስ የሚል ትምህርት ቤት መክፈት እፈልጋለሁ። እና ይሄንን ስራ ለመስራት ደግሞ ያው ብዙ አመት ልምድ አለኝ የብዙ አመት ልምድ በማስተማር ብዙ አመት አገልግያለሁ። ነገር ግን ያው የግሌን ለመክፈት የምፈልገው ያሉትን ክፍተቶች ለመሙላት ነው አሁን ያሉትን ክፍተቶች ለመሙላት ስለምፈልግ ነው። በራሴ በግሌ መክፈት የፈለኩት እና ያው በግል ስትከፍት ብዙ ጊዜ ብዙ ሀላፊነቶች ይኖሩብሃል። ምክንያቱም ሁሉ ነገር አንተ ላይ ነው ልክ እንደ ሀላፊ ልክ እንደ ባለቤት። ጥራቱን የጠበቀ ትምህርት መስጠት እንደገና ደግሞ የጥራቱን የሚይ የጠበቀ መምህራንም መቅጥር እንደገና ልጆችን ማብቃት ልጆች እንዴት አድርጎ የትምህርት አቀባበላቸውን እንዴት አድርጎ መገምገም መገምገም እንደሚቻል ማወቅ። ያንን ደግሞ ለአስተማሪዎች ማሰልጠን መምህራኖቹ ደግሞ ይቀበላሉ አይቀበሉም የሚለውን ነገር ደግሞ መገምገም እሱ ሁሉ ነገር እሱ ሁሉ ነገር የሚታየው። አንተ አንተ እዛ ውስጥ መታየት አለብህ አንተ እዛ ውስጥ ሁሉም ነገር ጋር እየገባክ ትክክለኛነቱን ማረጋገጥ። በተለይ የመጀመሪያዎቹን ከከፈትካቸው የመጀመሪያዎቹ አምስት አመታት ላይ በጣም ከባድ ይመስለኛል ምክንያቱም ብዙ ነገሩ የሚወድቀው አንተ ላይ ነው። አንተ ሁሉን መስመር እስከሚይዝ ድረስ አንድ ነገር መስመር ከያዘ በኋላ ያው በቃ ሲስት ያ ስርዓቱ አንዴ ከዘረጋኸው በኋላ ነገሮች ስተካከሉልሃል ነገር ግን ያው ያ ነገር እስከሚመጣ ድረስ ትንሽ ሀላፊነቱ በጣም ከባድ ሊሆን ይችላል። እንደገና ደግሞ አትራፊ ነው አትራፊ አይደለም የሚለውንም ነገር ደግሞ በምን አይነት መንገድ ቢሰራ አትራፊ ይሆናል አትራፊነቱን ለማምጣት እንዴት መስራት አለብን? ደግሞ እንደገና የመጀመሪያው ደግሞ ደንበኛ እንዴት እናገኛለን? የሚለውን ምክንያቱም መጀመሪያ ደንበኛ ማግኘት አለብህ ተማሪዎችን አንተ የተሻለ ነገር ይዘህ መምጣትን እንዴት ማሳየት ትችላለህ? የሚለውን ነገር ማሳየት አለብህ ግን አዎ ይሄ ነገር ግን የምወደው ስራ ይሄ ስራ ነው። የምመኘው ወደፊት የምመኘው ስራ የራስን ስራ መስራት ነው። የራስን ስራ ደግሞ ስሰራ ደግሞ የምመኘው ነገር ምንድነው? ታውቃለህ ትምህርት ቤት ከፍቼ ህፃናትን ማብቃት ከስር ከስራቸው ጀምሮ ከትንሽነታቸው ጀምሮ ኮትኩቶ አሳድጎ ለቁም ነገር ማብቃት ነው። የምፈልገው እና ያንን ለማድረግ ደግሞ ህልም አለኝ አንድ ቀን ይሳካል ብዬ እላለሁ ህልሜን ለማሳካትም ደግሞ እጥራለሁ። ሁል ጊዜ ቀን በቀን ከሀሳቤ ውስጥ አይጠፋም አንድ ቀን ያንን ነገር እንደማደርገው ተስፋ አለኝ። ያ ደግሞ ትንሽ ጥረትን ይጠይቃል ትግልን ይጠይቃል። አለበለዚያ አይ ከባድ ይሆናል እንደገና ደግሞ ከጎኑ ያሉ ሰዎችም ደግሞ በአንተ ስራ ማመን መተማመን ከቻሉ ያው አንተ ውጤታማ የማትሆንበት ምክንያት የለም። ደጋፊ ካለ አይዞህ የሚል ስትወድቅ የሚያነሳ ስታለቅስ ትከሻ የሚሆንክ ሰው ካለ ምንም ነገር የማትሰራው ስራ የለም። ስለዚህ እኔም አንድ ቀን የዚህ ትምህርት ቤት ባለቤት እንደምሆን ተስፋ አደርጋለሁ እርግጠኛ ደግሞ አንድ ቀን እሆናለሁ ይኖረኛል ብዬ አስባለሁ። ምክንያቱም አንድ ነገር ያው ደጋግመህ ካሰብከው የምትመኘውን ነገር ማግኘትህ አይቀርም። ምክንያቱም ስታስበው ትጥራለህ ትለፋለህ። ከዛ ደግሞ ጥረትን እና ልፋትን ደግሞ ፈጣሪ አይቶ ያው ይሰጣል የለፋበት ነገር መና አይቀርም የፈለገ ነገር ይሁን እንጂ መና አይቀርም። ስለዚህ አንተ በተቻለ መጣል ልፋ ጣር ከዛ ደግሞ የቀረውን ደግሞ ፈጣሪ ነው የሚያሟላው ምክንያቱም በጣም ከባድ ነው። እንደዚህ በቀላሉ የሚገኝ ነገር አይደለም። ብዙ ጊዜ የምታስበው ነገር የምትጥርበት የለፋበት ላብን ጠብ ያረክበት ነገር ግን እርግጠኛ ነኝ ይይሳካል። አንድ ቀን ይሳካል ከዛ ደግሞ መልፋትና ደግሞ ጥረት ማድረግ ደግሞ ልምምድ ነው። በዛ ውስጥ እየተማርክ በቀን በቀን ትምህርት እየወሰድክ ነው የምትሄደው። እና ደጋግመህ ካሰብከው አይሰብም።

አዎ አካባቢዬን እወደዋለሁ። ምክንያቱም ያው አካባቢ የምወድበት ምክንያት ያው አንደኛ አካባቢ በ- ደስ ምትል ቦታ ናት። ከተማ ናት። እንደገና ደግሞ ቆንጆ የመኖሪያ ስፍራ ላይ ነው የምኖረው እና አካባቢዬን እወደዋለሁ በጣም ነው የምወደው። በተለይ ጽዱ ናት። የአካባቢው ሰዎች ለጽዳት ያላቸው አመለካከት በጣም ጥሩ ነው። እና በየጊዜው ጽዳት ያጸዳሉ። ቁሻሻ የላትም። ስለዚህ ነው: እኔ አካባቢዬን የምወደው እና አረንጓዴ ነው። በዛ ላይ ደግሞ- የምንተነፍሰው ኦክስጅን አለን ማለት ነው። ለዛ ነው አካባቢ የምወደው። አረንጓዴ አትክልት በብዛት አለው አረንጓዴ የተላበሰች ናት። የኛ የኛ አካባቢ በጣም ብዙ መኪና የለውም። ግርግር የለውም። ጩኸት የለበትም። ሆቴል: የንግድ ቦታዎች ብዙም የለበትም። እና ብዙ ከጩኸት እና ከ- ከአካባቢ ብክለት የጸዳ ቦታ ስለሆነ በጣም እወደዋለሁ አካባቢዬን። ሌላኛው ነገር ያው አካባቢዬ ላይ የምወድበት ምክንያት:- ማህበራዊ ኑሮ በጣም ጠንካራ ነው። ችግር ቢደርስብህ ምን ቢልብህ ሁሉ ነገር አንድ ላይ ሼር አድርገን ወይም ደግሞ አንድ ላይ- ተካፍለን ችግሩንም :ጥሩንም :መጥፎንም ነገር አንድ ላይ ነው ሁሉንም ነገር እንትን የምንለው ስለዚህ አካባቢው ሰውም ሆነ አካባቢው በጣም በጣም ደስ ይለኛል። ስለዚህ:- ሁሉም ሰፈር ወይም ደግሞ ሁሉም አካባቢ በእንደዚህ አይነት መልኩ አንደኛ አካባቢውን በአረንጓዴ አትክልቶች ቢያስጌጥ ቢያስውብ በጣም ጥሩ ነው ይላል። ሌላኛው ደግሞ- ጽዳቱን ቢጠብቅ የአካባቢውን ጽዳት ቢጠብቅ በጣም ጥሩ ነው እላለሁ። ስለዚህ አካባቢዬን አካባቢያችንን በተቻለ መጠን እንድንወደው ከፈለግን- አካባቢውን ጽዱና አረንጓዴ ማድረግ በጣም ጥሩ ነው እላለሁ። ምክንያቱም ጽዱና አረንጓዴ ሲሆን አንደኛ የመንፈስ እርካታ ይኖረናል: ሁለተኛ ሁለተኛ- የመንፈስ እርካታ ይኖረናል ሁለተኛ ደግሞ በቦታውን እንወደዋለን። ሀሳባችን- ሀሳባችንን በሀሳባችንን ሰብሰብ አድርገን በፈለግነው መንገድ አካባቢያችንን ማስዋብ እንችላለን። አንድ ላይ ሆነን ሁሉም ሰው ደግሞ የራሱን አካባቢ ቢያስውብ- አካባቢውን ይወደዋል ብዬ አስባለሁ። በተቻለም መጠን ቁሻሻ እንዳይኖር ማድረግ: ቁሻሻ በሰአቱ በትክክለኛው መንገድ ማስወገድ: ቁሻሻ ካንተ ቤት ወደ ሌላ ቤት መውሰድ ሳይሆን ቁሻሻውም በትክክለኛ አወጋገድ ስራ ተጠቅሞ ቆሻሻን ማስወገድ ተገቢ ነው እላለሁ። ምክንያቱም አካባቢ ንፁህና አረንጓዴ ከሆነ ምንም የማትወድበት ምክንያት የለም። ስለዚህ አካባቢህን ለመውደድ ንፁህና አረንጓዴ ማድረግ ያስፈልጋል። ስለዚህ ማንኛውም ሰው አካባቢው ጥሩ ንጹህ ከሆነ ሰላማዊ ከሆነ እና- በተቻለ መጠን ደግሞ ከጫጫታ የጸዳ ከሆነ ማንም ሰው አካባቢውን ይወደዋል ብዬ አስባለሁ። ይሄ ደግሞ የሚሆነው በሰዎች ነው ሰዎች ራሳ የራሳቸውን አካባቢ ማስዋብ: እንደገና በተጨማሪ ደግሞ ጽዱ ካደረጉት በአረንጓዴ አተከልቶች ከከበቡት- ማንም ሰው ንጹህ ቦታና አረንጓዴ ቦታ ስለሚወድ ይሄ የሰው ባህሪ ነው። ስለዚህ:- በተቻለ መጠን ንፁህና አረንጓዴ ማድረግ ነው። ከዛ ደግሞ የመኖሪያ ሰፈሮችን እና ወይም የመኖሪያ አካባቢዎችን ከንግድ ቤቶች መለየት ነው። የኛ አካባቢ የንግድ ቤቶች በብዛት የሌሉበት ቦታ ስለሆነ ጫጫታ እና እንደገና ደግሞ ድምጽ ወይም አካባቢውን የሚበክል ድምጽ በብዛት የለም። ስለዚህ አካባቢዬን በጣም እወደዋለሁ። ስለምወደውም ለረጅም ጊዜ የኖርኩበት ለዛ ነው። ለረጅም ጊዜ- ቢያንስ ቢያንስ ወደ ሃያ አመት አካባቢ አካባቢዬን ኖሬበታለሁ። እና በጣም በጣም በጣም ደስተኛ ነኝ። አካባቢ ባለው ጸዳት- እንደገና ደግሞ ጸዳት ስናጸዳ ሁሉም ሰው በህብረት እንዲያጸዳ እናደርጋለን። ምክንያቱም የአካባቢያችን ሰዎች ደግሞ እንደገና ሰዎቹም ናቸው እኮ ነዋሪዎቹን በአግባቡ ስለሚኖሩ ነው። አካባቢውን የምወደው ስለዚህ አካባቢዬን የምወደው አንተም በሰዎቹ ሌላው ደግሞ በጽዱና አረንጓዴ።